ምን አይነት ጥቅማ ጥቅሞች አሉ ከስራ ነው ከስራዬ አንፃር ብዙ ጥቅማ ጥቅሞች አሉኝ ለምሳሌ ላፕቶፕ ያገኘሁት ከምሰራበት መስራቤት ነው የተቀበልኩት ለስራ እንዲሆነኝ እና ከስራ ጋር ተያዥነት ያላላቸው ነገሮች እንድጠቀምበት ተሰጠሁኝ ከዛ በኋላ ከተወሰነ ከሃያ ሁለት አመት ሁለት አመት ከተጠቀምኩበት በኋላ የግሌ ሆኗል ማለት ነው ከዛ በኋላ እነሱ እሱ ነገር አለኝ ከዛ ውጪ ደግሞ የቤት ክራይና አንዳንድ የዕለታዊ ወጪዎቼን ምሽፍንልኝ የምሰራበት መስሪያ ቤት ነው ከዛ አንፃር ብዙ ባይባልም መጥፎም አይደለም በርግጥ ግን የተወሰነ ጥቅማ ጥቅሞችን ከእነዚህ አንፃር አገኛለሁ በህይወቴ ካሉ ሰዎች እጅግ በጣም ብዙ ጥቅማ ጥቅምን አገኛለሁ ማለት ጓደኞቼ ማለት ሰው በህይወት ውስጥ መኖሩ ምን ያህል ዋጋ እንዳለው የሚያሳዩኝ ሰዎች ናቸውና እነሱ በህይወቴ ስላሉ የተለያዩ ጥቅሞችን አገኝባቸዋለሁ እድሎች እነሱን ተከትለው ይመጣሉ ብዙ እነሱ ጋራ ማሳልፋት እያንዳንዱን ጊዜና ሰዓት የራሷ የሆነች ጥቅም አላት የራሷ የሆነች የሆነች ምትረባ ነገር አላት እኔ የምረባባት እና ብዙ ጥቅሞችን ከዛ አንፃር አገኛለሁ ከዛ ባለፈ ከስራ ባልደረቦቼ ውጪ ወይም ከስራ ባልደረቦቼ አንፃር እንደገና ደሞ ከቤተሰቦቼ አቅራቢያየ ካሉ ብዙ ሰዎች አንፃር ጥቅማ ጥቅሞችን አገኛለሁ አሁን ጥቅማጥቅም ሲባል ከምትሰራበት የስራ ቦታ የምታገኘው ከደሞዝ በተጨማሪ ያለውን ጥቅም ነው አይደለ ከዛ አንፃር ደግሞ የምሰራበት መስሪያ ቤት እንዳልኩት አንደኛ ለኔ በጣም ጥሩ ቦታ ነው ጥሩ ማለት ተመችቶኝም እንድሰራ የሚያደርገኝ አይነት ቦታ ነው ቦታው በራሱ ያሉኝ አብሮውኝ የሚሰሩ ጓደኞች አለቃዬ ሁሉም አቅራቢያየ ያሉ ሰዎች ለኔ በጣም ጥሩ ሰዎች እንደገና ደግሞ ሊረዱኝ ሊያግዙኝ ሊያበረቱኝ የሚፈልጉ ስለሆኑ ከማገኘው ሌላው ጥቅም ባለፈና በጣም በበለጠ ከእነሱ አጠገቤ ሆነው እነሱ አብሮኝ የሚሰሩ ሰዎች በመሆናቸው የማገኘው ጥቅም እጅግ በጣም ይበልጣል በጣም ይበልጣል እና እሱ እሱን ነው ልል ምችለው።

ላፕቶፕ አለህ? ላፕቶፕ አለኝ አዎ ለስራም ለምንም የምጠቀምበት ነጭ ኤችፒ ላፕቶፕ አለኝ የተቀበልኳት የገዛኋት በዛም በቅርቡ ነው እና ረጅም ጊዜ ከድሮ ጀምሮ ነበረኝ ተማሪም ሆኜ ወንድሜ ገዝቶልኝ እሱን እጠቀም ነበር ከሆነ ጊዜ በፊት ወደ ስራ አለም እስክገባበት ጊዜ ድረስ በአሪፍ ተጠቅሜበታለሁ ብዬ አስባለሁ ለትምህርት በተለይ ያኔ ተማሪ ሆኜ አሳይመንት ለመስራት ለማንበብ የተያዩ ቪዲዮዎችን ለማየት እጅግ በጣም ብዙ ጥቅም የነበራት እና እሱንም አይቶ ነው መሰለኝ ወንድሜ ነበር የገዛልኝ ከዛ እስከማድግና ትምህርቴ እስክጨርስ ድረስ አብራኝ ነበረች ከሆነ ጊዜ በፊት ይሷ ተበላሽታ የራሴ ስራ ስይዝ ከእንደገና በራሴ ገዛሁ እና ለሁለተኛ ጊዜ ነው አሁን የያዝኩት እና ለብዙ ነገር ይጠቅማል ለስራም እጠቀምበታለሁ ስራ ቦታ አንዳንድ ነገር የሚሰሩ ነገሮችም የምሰራው በላፕቶፕ ነው ስራን ጨምሮ ከዛ ውጪ ያሉ የግል ጉዳዮችም የተለያዩ ኢሜሎችም የምቀበልበት የምልክበት ወይ ደግሞ ከሌሎች ሰዎችን የምቀበልበት ከዛ ባለፈ ደግሞ ከጓደኞቼ ጋር የምገናኝበት የቪዲዮ ጥሪዎችን የማደርግበት ብዙ ነገሮችን የምሰራበት ላፕቶፕ አለኝ ያው እንደሚታወቀው አሁን ላይይ የኮምፒውተር እና የ የስልኮች የስማርት ስልኮች ጠቀሜታ ምን ያህል እንደሆነ ሁላችንም እንረዳዋል ብዬ ነው የማስበው ሁሉም ሰው ይገባዋል በጣም ብዙ ጠቀሜታ ነው ያላቸው በህይወታችን ብዙ ነገሩን ብዙ ነገሮችን አቅለዋል ብዬ አስባለሁ በጣም ብዙ ነገሮች ድሮ ከባድ ላይ የነበሩ ለማግኘት ወይም ለመገናኘት ይከብዱ የነበሩ ነገሮች አሁን ላይ በቀላሉ ቤታችን ኮምፒውተራችንን ከፍተን ማየት እንችላለን ማግኘት እንችላለን ማንኛውም አይነት መረጃ አለማ ለማግኘት ብንፈልግ እንደ ድሮ መልፋትም ከቤት መውጣትም መንቀሳቀስም ላይስፈልገን ይችላል በቀላሉ ቤት ውስጥ ሆነን የምንሰራው ነገር ነው ማለት ነው ቤታችን ውስጥ ኢንተርኔት ብቻ ተጠቅመን እና ስልካችንን ተጠቅመን ወይም ላፕቶፓችንን ተጠቅመን በቀላሉ የፈለግነውን አይነት መረጃ ማግኘት እንችላለን ከዛ ባለፈ ደግሞ አሁን ላይ ብዙ ሰዎች እየተጠቀሙበት ያለው ነገር ከቤት ሆኖ መስራት ነውና እሱም ካለ ላፕቶፕ አይሆንም ከቤት ብዙ ሰዎች እየሰሩ ነው የትም መሄድ ሳይጠበቅብኝ ወይም የስራ ቦታ መስሪያ ቤት ምናምን የሚሉት ነገር ሳይኖረን ከቤታችን ሆነን ማንኛውም አይነት ስራ ከቤት በኦንላይን ብቻ መስራት ይቻላል እሱን ደግሞ ለማድረግ የግድ ላፕቶፕ እና የኢንተርኔት አቅርቦት ሊኖርን ይገባል ስለዛ እነዚህም ነገሮችን ለማድረግ በቀላላሉ ሰዎች ላፕቶፕ እየተጠቀሙ ነው በዚህ ሰዓት እና እኔም ከሆነ አሁን ላይ እየሰራሁበት በእርግጥ አይደለም ግን ከሆነ ጊዜ በፊት እንደዚህ አይነት ስራዎች ላይ እሳተፍ ነበረና በጣም በብዛት ስልኬ ላይና ላፕቶፔ ላይ ጊዜ አጠፋ ነበረ የሚሰራው ከቤት ስለነበር በቀላሉ ቤት ውስጥ ሆኜ ሌላው ሊያስፈልግ የሚችለው ነገር ጸጥታና ትኩረት ማድረግ ምናምን ነው ሊሆን የሚችለው እንጂ ከዛ ባለፈ እጠቀምበት የነበረው ኮምፒውተር ወይ ላፕቶፕ ብዙ ነገር ጠቅሞኛል ብዬ መውራት እችላለሁ

የወተት ተዋጸኦ ትወዳለህ? የወተት ተዋጽኦ ማለት እርጎ አይብ ቅቤ ምናምን አይደል እኔ አልወድም ምንም አይነት ወተትም አልወድም የውተት ተዋጽኦም አልወድም እንደውም አይብ ትንሽ ይሻለኛል መሰለኝ ብዙ እንትን የለውም ብዙ የውተት አይነት ሽታም ምንድነው የሚባለው አይነትም ቴክስቸር የለውም በዛ ምክንያት ምናልባት አይብ ልወድ እችላለሁ ከዶሮ ጋር ወይም ከቀይ ወጥ ጋር አንድ ላይ ብበላ አልጠላም ደስ ይለኛል ከዛ ውጪ ያሉ የወተት ተዋጽኦች ግን አልወድም ሲጀመር እኔ ወተት አልወድም ሽታው በጣም ነው የሚያስጠላኝ በጣም አልፎ አልፎ ካልሆነ በስተቀር ከእንትን ጋር ከቡና ጋር ቀላቅዬ እንደ ማኪያቶ ካልሆነ በስተቀረ በፍጹም ወተታ አልጠጣም አልወድም የሆነ ሰዓት ላይ የሆነ ታምሜ ነበረ መድሃኒት እየወሰድኩኝ ግዴታ ከመድሃኒቱ ጋር ወተት መጠጣት አለብሽ ስላሉኝ ለረጅም ጊዜ ማለት ረጅም ሲባል ከስድስት ወር ከዛ በላይ ለሚሆን ጊዜ በተከታታይ ጠጥቼ ነበር ወተት ማለት ሁሌ መድሃኒቱን በወሰድኩ ቁጥር መውሰድ ነበረብኝ እንደ ግዴታ ማለት ነውና በቃ ያኔም እጠላ ነበረ እየጠላሁት ነበረ በቃ ግዴታ ስለሆነብኝ እጠጣ የነበረው ከዛ እሱ ካለፈ በኋላ ያንን ስድስት ወር ካለፈ በኋላ ከተሻለኝ በኋላ ግን በፍጹም ማየት የማልፈልገው ነገር ቢኖር ወተት ነው ከመጀመሪያውም አልወድም ነበር ከዛ እንደዚህ ደግሞ በግዴታ መጠጣት ያለብኝ ነገር ሆኖ ሳገኘው እንደገና እንትኔ ጨመረ መጥላቴ ጨመረ በቃ ጥላቻዬ ጨመረ አልወድም ከምንም ነገር ጋር ቢቀርብልኝ ምንም አይነት ነገር ደስ አይለኝም እንደው እናቴ ምን ትለኛለች ይሄ እኮ እንደዚህ የሚያደርግሽ ደሃ ስለሆንሽ ነው ምናምን ትለኛለች ደሃ ነው ወተት አልወድም የሚለውን ምናምን ትላለች ምንም ቢሆን እኔ ግን አልወደም በቃ መጀመሪያ ላይ ሽታው በጣም ይረብሸኝ ነበረ በጣም ማለት ነው ይረብሸኝ ነበር እና የሆነ የሚጠጣበት ኩባያው ራሱ የሚሰጠኝ ሽታው የውተቱ ሽታ በጣም ነበር የምጠላው ከሆነ ጊዜ በኋላ እንደሞ ራሴ ላይ ምን አስተዋልኩኝ ሁሌ ወተት ስጠጣ ሆዴን ያመኛል ጭራሽ አገናኝቼው አላውቅም ነበር ማለት ነው ለረጅም ጊዜ ዝም ብዬ ስጠጣ ሆዴን ያመኛል እንደ ተቅማጥ ያለ ነገር ይሰማኛል ምናምን አልፎ አልፎ ማለት ነው እና እኔ እንዳልኩት አገናኝቼው አላውቅም ነበረ ከሆነ ጊዜ በኋላ በደንብ ሳስታውለው ግን ለካ ይሄ ላክቶሲን ቶለራንስ የሚባል ነገር የለም እሱ አይነት ነገር አለብኝ በተወሰነ መልኩ እና ለዛ ነው ስጠጣ ቶሎ ሆዴን የሚያመኝ ቶሎ ሰውነቴ ቶሎ ሪአክት የሚያደርገው ለካስ ለዛ ነበር ከበሽታው በተያዘ ይመስለኝ ነበር ያኔ ስጠጣው ሲያመኝ ምናምን የመድሃኒቱ ወይ በሽታው ምናምን አድርጌ ነበር የምወስደውና የሆነ ሰዓት ላይ እንደውም ሰውነቴም ለምዶት ነበረ እንትኖቹ የምልክቶቹ ያለመመቸት ስሜቱ ምናምን የቀነሰ መጥቶ ነበረ ከዛ በኋላ ግን ትቼው እንደገና ለመጠጣት ስሞክር ማለት እንደ መደበኛ ሰው ማለት ነው ለቁርስ አንድ ብርጭቆ ምናምን ከቤተሰብ ጋር ለመጠጣት ስሞክር እነዛን መልእክቶች ማየት ጀመርኩኝ ማለት ነው እና በደንብ ራሴን ሳስተውለው ከዛ በኋላ የወተት ነገር እንደሆነ ገባኝ ከዛ ጊዜ በኋላ በቃ ከምንም ነገር ጋር ወተት አልጠጣም የወተት ተዋጽኦም አልወድም እርጎ የሚባል ነገር አልወደም ቀቤ የሚባል ነገር አልወደም ምናልባት በትንሹ ልበላ የምችለው አይብ ነው እንትኑም ትንሽ ቀነስ ይላል ይሆናል ይሄ ወተት የሚለው ጠዓሙ ቀነስ ይላል እንደገና ደግሞ ወይ የሚበርድ ነገር ስለሆነ ብዙ አያስታውቅም አፍ ላይ ከዛ ደግሞ ከበርበሬ ጋር ከዶሮ ጋር ከቀይ ወጥ ጋር ምናምን አብሮ ስለሚቀርብ ጠዓሙ ለብቻው አታገኘውምና እሱ ባይሆን ልበላ እችላለሁ

በቀን ምን ያህል ውሃ ትጠጣለህ? በቀን እኔ እንጃ ትዝ አይለኝም በጣም ብዙ ውሃ ነው የምጠጣው። በተለይ ስራ ቦታ በምቀመጥበት ሰዓት ሳይታወቀኝ ከሁለት ሊትር በላይ ሁላ አልጠጣ እችላለሁ። አንዳንዴ በእንትን ነው ይዤ ምሄደው። ኮዳዬ ውሃ ኮዳ ይዤ ነው የምሄደው እና እሱን ስጨርስ ስራ ቦታም አለ እሱን እንደገና አስቀድቼ እንደገና እጠጣለሁ። እንደውም በአብዛኛው ቤት ውስጥ ስሆን ነው የማልጣው እንጂ ስራ ላይ ከዋልኩኝ። በጣም ብዙ ከሶስት ሊትር ከሁለት ሊትር በላይ ልጠጣ እችላለሁ በቀን ውስጥ ማለት ነውና በጣም ዝቅተኛ ነበር። ውሃ የመጠጣት ልምዴ በጣም በጣም ዝቅተኛ ነበረ። ከሆነ በጣም ልፋት የሆነ ልፋት ከሚጠይቅ ልምምድ በኋላ ነው ውሃ መጠጣትን እንደ ቀላል ነገር። መውሰድ የጀመርኩት ወይም እንደ አሪፍ ነገር መውሰድ ማለት ጥቅሙን እኮ ሁላችንም እናውቀዋለን እኔን ጨምሮ። ውሃ መጣት ለሰውነት ጤና ለቆዳችን ለብዙ ነገር እንደሚጠቅም ሁላችንም የምናውቀው ነገር ነው እኔን ጨምሮ። ከዛ ግን በቃ አይጠጣልኝም ነበረ። ምግብ ከበላሁኝ በኋላ አንድ ብርጭቆ አጠጣለሁ ላልጠጣም እችላለሁ ብርጭቆም ላይ ያልቅ ይችላል። ከዛ በኋላ ግን ከተወሰነ ጊዜ በኋላ በጣም እንትኑ እያየሁት መጣሁ ሰውነቴ እየደረቀ መጣ። ከዛ ባለፈ ደግሞ የሆነ የደም ማነስ አይነት ምልክቶች እያሳየሁ መጣሁ። ከዛ ይሄ በቃ ከ ከፍሉድ ጋር በቃ ከ ፈሳሽ ነገር ጋር የሚገናኝ ነገር ነው አሉኝ ህክምና ቦታ። ከዛ ደግሞ አንዳንድ መዳኒቶችን አዘዙልኝ ምናምን ነገር። የግዴታ ውሃ መጠጣት አለብሽ ይሄን ያህል በቀን የግድ ነው መጠጣት ያለብሽ ምናምን ስባል በጣም ነበር የደነገጥኩት ማለት ማለት ውሃ ካለመጠጣት እንደዚህ አይነት በሽታ ሊከሰት ይችላል። ውሃ ካለመጠጣት ብቻ ውሃ በጣም ቀላል ነገር ነው። አጠገባችን ነው የምናገኘው አብረን ነው የምንወል የኛ የሆነ በጣም ቅርባችን የሆነ ነገር እኮ ነው። እንዴት ውሃ ካለመጠጣት በሽታ እስኪ እስኪ ከሰትብኝ ድረስ እቆያለሁ ብዬ ለራሴ በጣም እንትን አልኩኝ። ከዛ አይ ይሄማ መልመድ አለብኝ ብዬ በቀን ውስጥ የሆነ ያህል መጠን አዘጋጅና በቃ የግድ ይሄን መጠን ዛሬ መጨረስ አለብኝ ብዬ ለራሴ እንደ አስገድዳለሁ ማለት ነው እንደ ግዴታ ነበር ለራሴ የምሰጠው። ከዛ እሱን ቀስ በቃስ እየለመድኩኝ እየለመድኩኝ እየለመድኩኝ አሁን ላይ ግን አንደኛ የውሃ ጠጪ ሆኛለሁ ማለት ነው። አንደኛ ሳልጠጣ ሁላ ሰውነቴ ይታወቀኛል። ማለት ጥማት አይደለም የሚታወቀኝ በቃ የሆነ ነገር ነው የሚለኝ። ማለት መጥማት የሆነ ጉሮሮ ላይ አይደለም የሚሰማን ውሃ ሲጠማን ምናምን ያ ያ ስሜት አይደለም ከዛ አለፍ የሚል የሆነ አይነት ስሜት ሰውነቴ ላይ ይሰማኛልና እንዴ ለካ ውሃ አልጠጣሁም እላለሁ። ያኔ ተነስቼ መጸጸት እጀምራለሁ ማለት ነው እና ውሃ በጣም ጤንማ እንደሆነ የጤና ምንጭ እንደሆነ ሁላችንም እናውቃለን። ግን ደግሞ ወይ መጠጣቱን እየረሳን ወይ ደግሞ ያን ያክል አስፈላጊነትም ሳይገባን ቀርቶ ውሃ መጠጣቱን እንረሳለን። ይሄ በጣም አደገኛ ነገር ነው። ምክንያቱም በጣም አጠገባችን ያለ ነገር ነው የኛ የሆነ ነገር ነውና በቀላሉም ደግሞ ልናገኝ የምንችለው ነገር ሆኖ። ካለመጠጣታችን ወይ ያንን ነገር ካለማድረጋችን የተነሳ ለበሽታ ስንጋለጥ ሰውነታችን ሲደክም ለበሽታ ባንጋለጥ እንኳን ሰውነታችን የተፈጠረውን የተፈጠረበትን ጤናማ አቋም ወይም ደግሞ ጤናማ ሁኔታ ስናሳጣው በጣም የሚያስጠላ ነገር ነው። ምቾታችንን ውሃ ካለመጠጣት መተው የለብንም አይደል? ስለዚህ አሁን ላይ ግን ጠዋት በባዶ ሆድ እጠጣለሁ። ሲሄድ እየቀነስኩኝ ነው የምመጣው። የሆነ ያለመመቸት ስሜት ሆዴ ላይ ወይም ሽንት ሽንት ሊለኝ ስለሚችል ያንን ስለማልፈልገው ሌሊት ለመሽናት መነሳት ስለማልፈልግ እቀንሰዋለሁ እንጂ። ቀን ላይ ሁለት ብርጭቆ በባዶ ሆድ እጠጣለሁ። ጠዋት ማለቴ ነው ከዛ በኋላ ደግሞ ቀን ላይ እረጅሙን ቀን እየጠጣው ነው የማሳልፈው።

ከፀሀይ እንዴት ትጠበቃለህ? ከፀሀይ ለምን እጠበቃለሁ ፀሀይ ጥሩ ነገር አይደል እንዴ ቀን ላይ ሲሆን በጣም የፀሀዩ ሲመር ምናምን ነገር ያኔ ጥላ ልይዝ እችላለሁ በብዛት አዎ ጥላ ቦርሳዬ ላይ አይጠፋም ከማይጠፉ ነገሮችም መሃል አንዱ ጥላ ነው ምክንያቱም በየትኛውም ሰዓት ሊዘንብ ይችላል በየትኛውም ሰዓት ጠራራ ፀሀይ ሊሆን ይችላል አሁን ላይ ደግሞ አሁን የምኖርበት አካባቢ ጭራሽ የማይቀመጥ አይነት የአየር ሁኔታ ነው ያለው ፀሀይ ነው ብለህ ስታስብ ነፋስ ይመጣል ነፋስ ነው ብለህ ስታስብ እንደገና ጠራራ ፀሀይ ይሆናል ደግሞ አይገመትምና ሁሌ ጥላ ከቦርሳዬ የጠፋው እሱን እይዛለሁና ፀሀዩ ሲበረታ ራሴን አጠላለሁ ጥላዬን እዘረጋለሁ ከዛ ውጪ ሰን ስክሪን ቆዳኝ እጠቀማለሁ በተለይ ፊቴን አንገቴን እና እጄን ምናምን የሆነ ክፍት የሚሆነው የቆዳዬ ክፍሎች ላይ በከፍተኛው ሰን ስክሪንግ እጠቀማለሁ ግዴታ ነው ውጪ ስወጣም ይሁን ቤትም ስውል ሰን ስክሪን ሳልቀባ አልወጣም ሰን ስክሪን ሳልቀባ በፍጹም አልንቀሳቀስም እሱን እጠቀማለሁ ከዛ ባለፈ ግን ጠዋት ሆነ ብዬ ፀሀይ እንዲነካኝ እፈልጋለሁ በተለይ የጠዋቷን ፀሀይ እኔ የጠዋትም ሰው ስለሆንኩኝ በጠዋት ነው የምነሳው ለስራም ስወጣው በጠዋት ስለሆነ ከስራም የምወጣው የሆነ በተለይ ሰውነቴን ልቅቅ የሚያደርግ ስሜት ይሰጠኛል የጠዋ ት ፀሀይ እና ያንን ደግሞ እፈልገዋለሁ ይሄ ሰብሰብ ስንተኛ የሆነ ይሰበሰብ የለ ሰውነታችን እንትናችን የሆነ ስብስብ ነገር ይላል ሰውነታችን እና ያንን እንትን ለማድረግ ያንን ለማፍታታት ሻወሬን ከወሰድኩ በኋላ አንዳንድ ጊዜ ደግሞ ቁርሴን በረንዳ ላይ አወጣና በረንዳ ላይ ሁኚ ቁርሴን እየበላሁኝ ፀሀይ እንዲነቃኝ አደርጋለሁ ጀርባዬን እሰጣለሁ ያኔ አሁን የምገልጸው አይነት የመፍታታት ስሜት ይሰጠኛል ማለት ነው እሱን ደግሞ በጣም ነው የምወደው እና በጣም ነው የምፈልገው እሱ እሱ ነገር አለ ከዛ ባለፈ ይሄ የቀጥሯ ፀሀይ ግን ጭራሽ እንድትነካኝ አልፈልግም ጭራሽ ማለት ነው መንቀሳቀስ ካለብኝ ሲጀመር እኔ የሰዓት ስራ አልወድም የክሰዓት እርግጥ ነው ስራዬ ነው እሰራዋለሁ እሄዳለሁ መመለስም ካለብኝ በዛ ሰዓት ልመለስ እችላለሁ የትም ቢሆን ልሄድ እችላለሁ ከስራዬ ጋር ለተያያዘ ጉዳይ ነገር ግን የከሰአት ፀሀይ ድሮም ተማሪ ሆኜ የከሰአት ስራ አልወድም የከሰአት ክላስ አልወድም ነበር ተማሪም ሆኜ በተቻለኝ መጠን ያሉኝን ስራዎች ከምሳ ሰዓት በፊት ነው ለመጨረስ የምሞክረው በተጫዋቾች ይመጣል እያየሁት ሰውናቴ የሆነ ሀይሉ እየቀነሰ እየቀነሰ እየቀነሰ ይመጣል ፀሀይ አካባቢ ሲሆን ወይ ለምሳሌ ከጠዋት በጣም በሃይል ተሞልቼ ምናምን ወደ ስራ የምገባው በስነ ስርዓት ስራዬን እሰራለሁ ከዛ አምስት ሰዓት ስድስት ሰዓት እየሆነ ሲመጣ ሰውነቴን እንትን እያለ አለ አይደለ በጣም ሙቀት እየሆነ ነው መሰለኝ ሰውነቴ ትንሽ እየዛለ ነገር ይመጣል እየደከመኝ የተለየ ስራ ባልሰራም ግን ሰውነቴ ሲደክመኝ ይታወቀኛል በዛን ሰዓት እና ከዛ ያንን ሰዓት ደግሞ አልፎ ስምንት ሰዓት ወደ ዘጠኝ ደግሞ እየተጠጋ ሲሄድ ሃይሌ እየተመለሰ እየተመለሰ እየተመለሰ እንደገና ይመጣል ማለት ነው አመሻሹ ላይ እንደገና ሌላ ሀይል ነው የማገኘው ሌላ ሀይል ማለት ነው እስከ የምተኛ ሰዓት ድረስ ምንም አይነት ስራ ቢኖረኝ በዛ ሰዓት ልጨርስ እችላለሁ የተለየ ሀይል ነው የሚኖረኝ እና ይሄ ከምን የመጣ ነው ብዬ ሳስብ ይሄ የሙቀት ስሜቱ አልወደውም የፀሀይ ስሜቱ አልወደውም እና ራሴን ከፀሀይ ለመጠበቅ ግን እንዳልኩት ጥላ ልጠቀም እችላለሁ በማንኛውም ሰዓት ከቦርሳዬ ስለማይጠፋ ከዛ ደግሞ ሰን ስክሪን ፊቴን አንገቴን እና የሚታይ የሰውነት አካላቴዎቼ ላይ ተቀብቼ ነው የምወጣው ማለት ነው

የቅጥር ሂደት እንዴት ነው? የቅጥር ሂደቱ? እንዴት ነው መሰለኝ አሁን ያለውን ስራዬን ያገኘሁት። ለረጅም ጊዜ ጓደኛዬ ነበር የሆነች ልጅ ነበረና እና እሱ እዚህ መስሪያ ቤት ውስጥ ይሰራ ነበረ ከዛ ከዚህ በፊት እና ምንድነው የሆነው? ሁል ጊዜ ነበር የምደውልለት ስራ እፈልገዋለሁ እፈልጋለሁና ፈልግልኝ እያልኩት ማለት ነው። እና ሁሌ እደውልለታለሁ ከዛ የሆነ የሆነ አይነት ስራ ይገናኘኛል። ከዛ በሆንም በሆነ ነገር ስራውን ሳልወደው እቀርና። አይ አሁንም እለዋለሁ። ሁለት ስራ ምናምን አቀናኝቶኛል ከዚህ በፊት እይሆንም ብዬ የመለስኩት ማለት ነው። ከዛ ኦኬ እንደዚህ አይነት ስራስ አለ እኛ ጋርስ መስራት ትፈልጊያለሽ ወይ እድል አለ ምናምን ሲለኝ። እስኪ ልየው ምናምን ብዬ መጣሁኝ። ከዛ አየሁት ከ አለቃው ከነበረ ሰውዬ ጋር አገናኘኝ። ያለው ነገር አስረዱኝ አብረው እኔ ማድረግ የምችል አሁን ነገር አየሁ እና ደግሞ ስራውን ልወደው። እችል እንደሆነ ጓደኛዬ ጠየቀኝና። ሳየው የምን መጀመሪያው የወደድኩት ነገር አንደኛ ስራ ማኝነቴ ደስ የሚል ነገር ነበር። ከዛ ባለፈ ደግሞ የስራ ሰአቶችንም ወድጃቸው ነበረ። እኔ እንትን አልወድም በቃ ሰዓት ሲበዛብኝ አልወድም ምክንያቱም። አሳቢ አይነት ሰው ስለሆንኩኝ ብዙ ጊዜ ማግኘት የለብኝም። አለዚያ በቃ መጨነቅ መጀመሬ ነው ማለት ነው ልጨነቅ ነው። እንደዛ ስለሆነ የተወሰነ የስራ ጋፕ ካለው የማርፍበት የሆነ ትንሽ የእረፍት የማገኝበት ነገር ካለው። ከዛ ያለፈ ነገር አልፈልግምና እንደዛ አደረኩኝ። ከዛ ሳየው ስራው ደግሞ እንደዛ አይነት ነገር አለው በተወሰነ መልኩ ስራው እረፍት የተቀረውን ግን በጣም ቢዚ በሚያደርግ ደረጃ ነው ስራው። እና እሱን ሳይ ደስ አለኝ አንደኛ ሁለተኛ ነገር ደግሞ። ከጓደኛዬ ጋር መስራቴ ደግሞ ሌላ ደስ የሚል ነገር ሆኖ አገኘሁት። ያንን ነገር ሲያልፍ ደግሞ የሚከፈለኝም ነገር አሪፍ ሆነ። ቢያንስ ራሴን የምችልበት ነገር ሲሆንልኝ በጣም ጥሩ ነው ብዬ። ለመስራት ተስማምኩኝ ከዛ በኋላ መጀመሪያ አካባቢ ስራው አልገባኝም ነበር ምንድን ነው የሚሰሩት? የሚለው ነገር ጭራሽ አልገባኝም ነበረ። ከዛ እየቆየሁ ስሄድ ግን እኔ ማድረግ የምችለው ነገር እየገባኝ መጣ። ስራ ቦታ ላይ እኔ በዚህ ዙሪያ ማድረግ የምችለው ነገር የሚለውን ነገር ለማሰብ ስሞክር የራሴ የሆኑ። ተግባራትን መረዳት ጀመርኩኝ ማለት ነው። እኔ ላደርጋቸው ምችላቸውን ነገሮች መረዳት ስጀምር ቀለለኝ ብዙ ነገር በጣም ቀለለኝ። ስራውም ወደድኩት። በጣም ለካ ለረጅም ጊዜ ምንድነው ስመኘው ምናምን ባልልም ለሌሎች ነገሮች እንዲሆነኝ ብዬ ስሰራው የነበረ ስራ ነው። አሁን ላይ እንደ መደበኛ ስራዬ የሆነው እየሰራሁት ያለሁት ማለት ነው። እና ይሄ ማለት ምንድነው? ለምሳሌ መጽሐፍ ማንበብ ከመጽሐፍ ጋር የተገናኙ ነገሮችን ማወቅ። እንዲሁ በቃ ስለምወድ ብቻ የማደርገው ነገር ነበረ እና ለረጅም ጊዜ። እና አሁን ላይ ግን በቃ የሚከፍለኝ በመደበኛነትም የምሰራው ስራዬ ሲሆን በጣም ደግሞ ደንቆኛል። እንዳልኩትም ደግሞ ምን ልሰጥ እችላለሁ ለመስሪያ ቤቱ? ለስራ ምን ልሰጥ እችላለሁ የሚለውን ነገር ሳስብ። መጀመሪያ አካባቢ አይገባኝም ነበረ አሁን ላይ ግን በቃ ትክክለኛ ቦታዬን አግኝቻለሁ ብዬ አስባለሁ እና። በዚህ በዚህ ምክንያት በዚህ ሂደት ነው ወደ ስራው የተቀላቀልኩት አሁንም ድረስ ያለሁበት ስሜት ደግሞ። እንዳልኩት ትክክለኛ ቦታዬን አውቄያለሁ። ምን መስራት እንደምችል። አውቄያለሁኝ ለዛ መስራት የምችለው ነገር መታተር መበርታት እንዳለብኝ ደግሞ ይበልጥ እየተረዳሁ መጣሁ ማለት እው በ ጊዜ ሂደት

የቃ ቁጥጥር ታደርጋለህ አዎ የእቃ ቁጥጥር በተለይ ከ በግሌ አይደለም በግሌ ምንም የምቆጣጥረው ነገር አይኖርም ብዙ አይኖርም። ግን ከስራ ጋር በተያያዙ ያልሆነን እቃዎች ለማየት የጎዶሉንም እቃዎች ለማየት ግን በየወሩ የቃ ቁጥጥር እናደርጋለን በመስሪያ ቤት እንደመስሪያ ቤት ማለት ነው። አንዳንድ ጊዜ ግን በጣም ብዙ እንቅስቃሴ ባልነው ወራቶች ምናልባት የቁጥጥሩን ጊዜ ወደ ሁለት ወር ምናምን ልናራዝመው እንችል ይሆናል እንጂ የእቃ ቁጥጥር ማድረጉ ግዴታ ነው። እንደውም በጣም አድካሚ ስራ ነው ከ ብዙ ፋይሎች ብዙ እቃዎች ከመኖራቸው የተነሳ ስራው ትንሽ አድካሚ ነው። በጣም ብዙ እንቅስቃሴ በማይኖርባቸው ወራቶች ምናልባት የእቃ ቁጥጥሩን ጊዜ ወደ ሁለት ወር ምናምን ልናራዝመው እንችል ይሆናል እንጂ ስራ ምንሰራው በቅርበት ደግሞ እኔና የቅርብ አለቃዬን አብረን የምመራውና እኔ መገኘቴ ግዴታ ነው እሱ መገኘቱ ግዴታ ነው። እና ከጧት ጀምረን እስከ ማታ ድረስ ላያልቅ ይችላል። በአብዛኛው በአንድ ቀን ውስጥ ነው ሚያልቀው ግን እንዳልኩት ቀኑ ስናረዝመው ከአንድ ወር ወደ ሁለት ወር ስናደርገው በሆነ አጋጣሚ ሳናደርገው ቀርተን ወደ ሁለት ወር ሲሸጋገር ወይ ደግሞ ያለፈው ወር ብዙም ያህል እንቅስቃሴ ያልነበረው አይነት ወር ሆነ። ለተጨማሪ አንድ ወር የእቃ ቁጥጥሩን ሳናደርግል ልንቆይ እንችላለን እና እሱ እሱ ሲኖር ካልሆነ ግን በየጊዜው መደረጉ ግዴታ ነው። እንዳልኩት ደግሞ እኛ ጋር ብዙ እቃዎች አሉ ሊጣፉ የሚችሉ በየጊዜው ደግሞ ወጪ ሚደረጉ እቃዎች ሊኖሩ ስለሚችሉ ከነዛን እቃዎች ከመቆጣጠር አንፃር ይሄ ከቁጥጥር ማድረግ ግዴታ ሆኖ ነው የምናገኘው ሁሌም እና እንዳልኩት በጣም አድካሚ ስራ ነው ትልቅ መስሪያ ቤት ነው። ብዙ እቃዎች ናቸው ያሉት። ስራው በራሱ ሚያደክም ነገር ሆኖ ሳለ ይሄ በቁጥጥር ያሉትን የሰራናቸውን ያልሰራናቸውን ወይ ደግሞ ገዝተናቸው ያልተጠቀምናቸው እቃዎች ልናገኝ እንችላለን ወይ ገዝተናቸው ደግሞ ተበላሽተው ተቀምጠው አይሆኑም ብለን አስቀምጠናቸው ግን በሆነ በዚህ አይነት የእቃ ቁጥጥር ውስጥ በምናገኛቸው ጊዜ ሊሰሩ እንደሚችሉ የተነገሩን እቃዎች ሊኖሩ ይችላሉ። ወይ ደግሞ እንዳለን ሁላ ሳናውቀው ቀርተን በሆነ አጋጣሚ ከሌሎች እቃዎች አንድ ላይ ተገዝተው እንዳሉን ነው ያላወቅናቸው ተረስተው የተቀመጡ ማለት ነው። እቃዎችም ልናገኘን እንችላለን እና በጣም ነው የሚያስቀን እንደዚህ አይነት ነገር። ይሄ ሲባል ለምሳሌ ኮምፒውተር ሊሆን ይችላል ላፕቶፖች ሊሆን ይችላሉ ወይ ከዚህ በፊት ሰራተኛዬ ነበር ላፕቶፕ የሆነና ትቶት ይሄዳል ከዛ

ገንዘብ ትቆጥባለህ ገንዘብ አዎ በየወሩ ከማገኘው ደመወዝ የተወሰነውን እና የተወሰነውን ያህል እቆጥባለሁኝ። ለረጅም ጊዜ በጣም አባካኝ ከሚባሉ ሰዎች መሃል ነበርኩኝ። ለረጅም ጊዜ እና አሁን ላይ ግን ገገባኝ ማለት ነው። ማለት አንደኛ ገንዘብ ሲያስቀምጡት የሚቀመጥና የሚሰበሰብ ነገር እንደሆነ አየሁ በጣም ትንሽ የምንላት ያህል መጠን ብትሆንም ስናስቀምጠው ግን በጊዜ ሂደት የሆነ ያህል ብር መሆኑ አይ አይቀርም ያ ገንዘብ እና ሲያስቀምጡት ወይ ሲሰበስቡ ሲሰበስቡት የሚሰበሰብ ነገር እንደሆነ ገባኝ ከዛ ባለፈ ደግሞ ሲያጠፉት ደግሞ የሚጠፋ ነገር እንደሆነም ገባኝ እንደዚህ ልል ያስባለኝ ነገር ምንድነው? የወር ደመወዝተኛ በተለይ ስትሆን የምታገኘው ገቢ በቃ ይታወቃል በየወሩ የሚመጣው ብር ይታወቃል። ከዛ ያ ብር ለ ለምን እንደሚውልም ይታወቃል። ምን እንደምታደርግበት ሁሉ የሚታወቅ ነገር ነው እና ከዛ ግን እንዴት ነው የሚሆነው? መቆጠብ ስትጀምር ለምሳሌ ከምታገኘው የተወሰነ ገቢ አንድ ፐርሰንት ወይም አምስት ፐርሰንት ማስቀመጥ ብትጀምር የሆነ ሰዓት ላይ ያ ብር የሆነ ያህል ገንዘብ መሆኑ አይቀርም አንደኛ ሁለተኛ ነገር ደግሞ ስታጠፋው ነበረ ከሆነ ለምሳሌ አሁን ላይ በዚህ ወር ከሆነ ቁጠባን የጀመርከው ልዩነቱን ታውቀዋለህ። ምንም በህይወት ውስጥ ምንም የተለየ ነገር ያገኘኸው ነገር የለም ግን በመቆጠብህ ብቻ ትጠቀማለህ ማለት ነው። ምክንያቱም በአብዛኛው ጊዜ የምናጠፋው ብር ሳናስበው ነው የምናጠፋው በቃ አሁን አሰ በተ በተለይ አባካኝ የሆነ ሰው ገንዘቡን የት ላይ ማጥፋት እንዳለበት አያውቅም። ላገኘው ነገር ላይ ያየው ነገር ላይ ነው ገገንዘቡን የሚያጠፋው እና ለዚህ በጣም ትልቅ መፍትሄ ሊሆን የሚችለው ምንድነው? ገንዘብን ማስቀመጥ ነው። ገንዘብ ማስቀመጥ ሲባል ለመጥፎ ጊዜ ለምናምን ለምናምን አይደለም በቃ ለራስህም ሌላው ቀርቶ ራስህን ማሻሻል ትፈልጋለህ። ከሆነ ጊዜ በኋላ የሰራህበትን የሆነ አመታት የሰራህበትን እንደ የተጠራቀመ ብር ትፈልጋለህ ያ ብር ነገ ወደ ስራ ልትቀይረው ነው ማለት ነው። እና ለዚህ ሁሉ ሀይል እንዲሆነህ ግን የረ የኔ የምትለው የተቀመጠ ያለ የሆነ ካፒታል የምትለው ነገር ሊኖርህ ይገባል። ብዬ አምናለሁና ለዚህ ሁሉ የሚያግዘን ነገር ምንድነው ማስቀመጥ ነው ብር ማስቀመጥ መቆጠብ ነው። የሚያስፈልገን ወይንም የሚያግዘን ማለት ነው። እና ለአብዛኛው ሰው እኔን ጨምሮ ይገባኝ የነበረው ወይ ይሰማኝ የነበረው ምንድነው? ቁጠባ ሲባል ከየት ነው የምቆጥበው ምንድነው የምቆጥበው ነበር የምለው ማለት ነው። ምክንያቱም የማገኘው ገንዘብ ብዙ አይመስለኝም ነበር። አሁን ግን ለምሳሌ የተወሰነ ያህል ገንዘብ ሳስቀምጥ ከበፊቱ የነበረው ኑሮዬ ምንም የተቀየረ ነገር የለም። አንድ አይነት ነው ያለው ስለዚህ በማልቆጥብበት ሰዓት የምኖረውን አይነት ኑሮ እየቆጠብኩም መኖር እችላለሁ ማለት ነው። በቃ በጣም እኔንጃ እኔ ልዩነቱን ያን ያክል የሚታይ አይደለም የሚታይ ልዩነት ምንም አይነት ልዩነት አላመጣልኝም ለኔ ማለት ነው። እና ይሄ የሚያሳየን ነገር ምንድነው? በማንኛውም ሁኔታ የትኛውም አይነት ያህል ብር ቢኖረን ምናልባት መጠኑን ሊያይ ይችል እንደሆንነው እንጂ ገንዘብ መቆጠብ በጣም አስፈላ ገንዘብ መቆጠብ በጣም አስፈላጊ ነገር እንደሆነ ገብቶኛል። ደግሞ ጊዜው እንዴት እንደሚሄድ አይታወቅም። በ አሁን ላይ የጀመርኩትን ጊዜ ሳስታውስ ምንም ትዝ አይለኝም በቃ ምን ያህል ወራት እንዳለፉ ምን ያህል ብር እንዳስቀመጥኩኝ ምናምን ምንም ትዝ አይለኝም። እና ለዛ ነው ያህል ጊዜ ግን ብሬን ሳጠፋው ነበረ ማለት ነው። እና ጸጸት ምናምን ሳይሆን ግን ቀድሜ ብነቃ ኖሮ እላለሁ የተወሰነ እንደዛም ሆኖ ግን አሁን ያለሁበትን ልምድ እወደዋለሁ

በቤትህ ምን አይነት የቤት እቃዎች አሉ? ብዙ አይነት ብዙ አይነት የቤት እቃዎች ናቸው ያሉኝ። ሳሎን አለ። ከሳሎኑ አጠገብ የመሃል ጠረጴዛ አለ ከሳሎን ጎን ለጎን ደግሞ የመብራት ማስቀመጫ ትናንሽ ጠረቤዛዎች አሉ። ብዙ ብዙ አይነት የቤት ውስጥ እቃዎች ናቸው ያሉን። ቴሌቪዥን አለ ከነማስቀመጫው። ቴሌቪዥኑ ዙሪያ ደግሞ የተለያዩ ለቤት ውስጥ ጌጥ ብዬ ያስቀመጥኳቸው አንዳንድ እቃዎች አሉ። ትናንሺየ እቃዎች አሉ ከነዛ ባለፈ ደግሞ የመኝታ ቤት እቃዎችም አሉኝ። አልጋ ልብስ ማስቀመጫ ቁም ሳጥን ከዛ ደግሞ ልብሴን ለመቀየር ወይም ራሴን ስታይል ለማድረግ የምጠቀምበት ጠራቤዛና ወንበር አለኝ። ከነብዙ ማስዋቢያ እቃዎች አንድ ላይ እሱ አለ ሽንት ቤት ውስጥ የሽንት ቤት አንዳንድ ሽንት ቤት ውስጥ ምጠቀማቸው እቃዎች አሉ። ከዛ ባለፈ ደግሞ የመመገቢያ ጠርጴዛም አለ። አንድ ላይ ሁነን ከቤተሰቦቼ ጋር በምንበላበት ሰዓት የምንጠቀመው የመመገቢያ ትልቅ የመመገቢያ ጠርቤዛ አለ። ለዛ እቃዎች አለ ፍሬጅ አለ። ከማዕድ ቤቱ እናስ ምናገኘው እኔ ከሁሉም ቦታ የምወደው አንደኛ ምግብ መስራት እወዳለሁ እና የፍሪጅ ፍሪጅ በጣም ነው ምወደው ከእቃዎችም ሁሉ ይበልጥ ፍሪጅ እና አልጋ ነው በጣም ምወደው። አልጋ አንደኛ መተኛት በምተኛበት ሰዓት የተቻለኝን ያህል ምቾት እንዲኖረኝ ነው ምፈልገው። እና በጣም በጥንቃቄ ነው አልጋዬን ያሰራሁት በጣም በጥንቃቄ እንዳልኩት በምተኛበት ሰዓት በጣም ምቾቴን እንዲጠብቅ ነው ምፈልገው። በዛ ላይ ደግሞ ምንም አይነት ሀሳብ ወደ አልጋየ ይዤ ላለመሄድ ነው ምሞክረውና አልጋ ሲታወሰኝ ሚታስበኝ ምንድን ነው? እንቅልፍ እና ሰላም ነው በቃ ሁሉን ነገር ትቶ መተኛት። ከዛ ደግሞ እንቅልፍ በጣም ትልቅ አቅም እንደሆነ ምግብ እንደሆነ የአእምሮ ምግብ እንደሆነ ሁላችንም እናውቃለን። እና ለምንተኛበት ቦታ ለምንተኛበት ሰዓት በጣም መጠንቀቅ አለብን ብዬ አስባለሁ ምክንያቱም አይምሮአችን ባረፈበት ልክ ነው እኛንም መልሶ ሚያገለግለን ማለት ነው። ዛሬ እረፍት ያላደረገ አይምሮ ነገ በሙሉ ሀይል መስራት ሊሳነው ይችላልና። በርትቶ መቆየት ካለበት ሚያስፈልገው ነገር ምንድን ነው እረፍት ነው ሚያስፈልገው? በስነ ስርዓት ለማረፍ ደግሞ አልጋችን ምቹ መሆን የምንተኛበት ቦታ ጸጥታ መኖሩ መብራቱ ሁሉ ነገር ሌላው ቢቀር በቃ ትርክርክ ያለ ቦታ ላይ እኔ እንቅልፍ አይወስደኝም። እና በተቻለኝ መጠን መኝታ ቤቴ ጥንቅቅ ብሎ የተዘጋጋ እንዲሆንልኝ እፈልጋለሁ። ሁለተኛ ምወደው የቤት እቃ ፍሪጅ ነው። ፍሪጅ ደግሞ እኔም ለምግብ ማብሰል እወዳለሁ መብላትም እወዳለሁ እና ይበልጥ ግን ምግብ ማብሰል በተለይ ለብዙ ሰዎች የሚሆን ምግብ በብዛት ማዘጋጀት በጣም ነው ደስ የሚለኝና። በተቻለኝ መጠን ትልቅ ፍሪጅ እንዲኖረኝ ነው የምፈልገው ብራት የራሴ ቤት ሲኖረኝ ትልቅየ ፍሪጅ እንዲኖረኝና ብዙም ማበስላቸው ነገሮች እንዲኖሩ ነው የምፈልገው። እና እነዚህ ነገሮች አሉ። ከዛ ደግሞ እንዳልኩት የቤት እቃ በጣም በስነ ስርዓት መያዝ በስነ ስርዓት መቀመጥ ያለበት ስለዛ በየጊዜው መጸዳት በየጊዜው መስተካከል የተበላሹና ከጥቅም ውጪ የሆኑ ማንጠቀማቸው ነገሮች ደግሞ አውጥተን እንዲጠቀሙ ለሚችሉ ሰው መስጠት አለብን ብዬ አስባለሁ

በአካባቢው ድልድይ አለ። አዎ አለ ሁለት ድልድዮች አሉ። በአካባቢያችን አንዱ ትንሽ ራቅ ይላል ግን ቅርብ ነው ይሄን ያክል አይርቅም። እና ሁለት ድልድዎች አሉ። በወሃ የተከበብን ነን። የአንደኛው ህፃናቶች እያለን እንጫወትበት የነበረ ዋናን ዋኝበት የነበረ። ትልቅ የወንዝ ውሃ ነበረ። ድሮ ማለት ነውና እንደ ወንዝ ነው ምንድነው የሚባለው ወራጅ ውሃ ነው የሚባለው። ወራጅ ውሃ አለና እሱ አለ ከዛ ከሆነ ሰዓት በኋላ። አስፋልቱ ሲሰራ እንደ ድልድይ ተደረገበትና ከታች ውሃው ይፈሳል። ድሮ ግን አልነበረውም ድልድዩ አልነበረም እንዲሁ ውሃውን እየተሻገረን ነበር የምናልፈው። ውሃው ሲያልፍ ከታች የሚፈጥረው የሆነ ሀይቅ የመሳይ ነገር አለና እና እዛ ነው የነበረ። ከ እኩዮቼ ጋር ምናምን ረጅም ጊዜ እዛ እየሄድን እናሳልፍ ነበርና። እናታችን ራሱ በጣም ትቆጠናለች አትሄዱ እያለች አትሄዱ በፍጹም እንድንሄድ አትፈቅድልንም። አንደኛም ምን ምንወድቅ ምንሰምጥ ነው የሚመስላት እና በፍጹም አትፈቅድልንም። ከዛ ደግሞ ቦታው ብዙ ንጹህ አልነበረም። ያኔ ያን ያክል ንጹህ አልነበረም። የሆነ ቆሻሻ ይጣልበት ነበር ከኋላ ከላይ ሆነው የሆኑ ሰዎች እዛ አካባቢ የሚኖሩ የቅርብ ሰዎች አሉና። ቆሻሻ ይደፉበታል ምናምን ያክል ጽዱ ስላልነበረ። እናታችን እንድንሄድ አትፈቅደልንም ነበር። እንደዛም ሆኖ ግን እኛ ዝም ብለን ነበር የምንሄደው። ከጓደኞቼ ጋር ሆነን እንሄዳለን። ከዛ ይመስለኛል የብዙ ሰው ታሪክ ነው እንደዚህ አይነት ታሪክ ይሄ በጣም ብዙ ሰው ታሪክ ይመስለኛል። እናም ይሄ እንደሚታወቀው የወንዝ ውሃ ነጭ ነው የሚያደርገው ሰውነትን። ስለዛ ያንን ለመከላከል ቫዝሊን ይዘን እንሂድና። በውሃ እየነከርን መሉ ሰውነታችንን እንቀበዋለን ማለት ነው። እንዳይታወቅ ከዛ መልሰን ውሃውን እናስነካዋለን ሰውነታችን ምንም አያስታውቅም ፀጉራችን አያስታውቅም ሰውነታችን አያስታውቅም። ከዛ አንዳንዴ ጊዜ ቫዝሊን ያንሰንና ይዘነው የሄድነው ባዝሊን። ከዛ ምን እናደርጋለን የሚታይ የሚታይ ቦታው ብቻ እንቀባዋለን ማለት ነው። እግራችን እጃችን ፊታችን አንገታችን አካባቢ ብቻ እንቀባለን እንዳይታወቅ። ከዛ በኋላ ይህንን ስለምታውቅ እናታችን። ሆዳችን ጃርባችን ማየት ትጀምራለች ማለት ነው ያኔ ታውቅብናለች። ይሄ ምንድነው? ምናምን ትለናለች ማለት ነው። አውቃብን ሱሱ ብዙ ትዝታ ያለብን ወንዝ ነው። እሱ ከዛ ግን ከሆኔ ጊዜ በኋላ እንትኑም እያየ አለመጣ ውሃውም እያየ አለመጣ። አንዳንዴ ሰዎችን መውሰድ ጀመረ ምናምን ከዛ ድልድይ ተሰራበት። አስፋልትም ሲሰራ ምናምን ትንሽ ከፍ ማለት ስለነበረበት ነው መሰለኝ። ድልድይ ሰሩበት አሁን ውሃው ከታች ነው የሚሄደው ከላይ ድልድዩ እያለ ማለት ነው። ሁለተኛው ደግሞ ትንሽ ከእኛ ዝቅ ይላል። እንደዛ መሆኑ ግን የሚያልፉ ውሃ አለ። በጣም እሱ በጣም ትልቅ ድልድይ ነው። ውሃው ሲፈስ ምናምን ይታያል። አስፋልትም ዳር ስለሆነ ሲያልፉበት በጣም ደስ የሚል እንትን አለው ድምጽ አለው የውሃው ድምጽ አለው። ትንሽ ሽታ ነገር አለው የሶስት ስነ ቆሻሻ ስለሆነ እንዳልኩት። ቆሻሻ ይደፉበታል ሰዎች ምናምን እና ብዙ ደስ የሚል ሽታ ምናምን የለውም። ግን የውሃው ሽታ የውሃው ድምጽ ምናምን ደግሞ ስታልፍ ውሃ ማየት ደስ የሚል ነገር ስለሆነ። ከዛ አንፃር የተወሰነ ውበት አለው እንጂ። ብዙ የሚመስል ነገር አይደለም ማለት ስታይ የሚያምር ምናምን አይደለም። እንደ ጥልቀቱ ብዙ አልተሰራበትም። በተለይ ደግሞ እንደዛ ሆኖ ጽዱ ቢሆን ሲያዩትም የሚያመር ነገር ቢኖረው ጥሩ ነበር

ጥራት ያለው ስራ ማቅረብ ትችላለህ? ጥራት ያለው ስራ ማቅረብ ትችላለህ ብዬ ነው የማስበው። የምሰራው በምሰራው ማንኛውም አይነት ስራ በተቻለኝ መጠን። ጥራት ያለው ስራ ለማቅረብ ነው የምሞክረው። ትክክለኛውም ነገር እሱ ነው ብዬ ነው የማምነው። አንድ ነገር መስራት ካልቀረ ጊዜ መስጠት ጉልበትን መስጠት ካልቀረ ለዛ ነገር እንደገና ደግሞ ጊዜ መስጠት ብቻ ሳይሆን። ሀላፊነትን መቀበል ካልቀረ በተቻለ መጠን። የተሻለ ጥራት ያለው የሚጠቅም ነገር መስራት አለብህ ብዬ ነው የማስበው። ለራሴም በየጊዜው የምነግረው ይህንን ነው። እርግጥ ነው አንድ ስራ ላንተ ሲሰጥህ አንተ ትሰራዋለህ ተብሎ ስለማይታሰብ ነው። በሙያህም ሊሆን ይችላል ከሙያህም ውጪ ለምትሰራቸው ስራዎች። ሰዎች አንተን ይሄን ስራ ስራው ብለው ሲሰጡህ ታደርገዋለህ ብለው በማመን ነውና እነሱን ማሳፈርም ጥሩ አይደለም ከዛ ደግሞ ስራው መበደልም ጥሩ አይደለም። የምንጠቀመበት ነው ነገር ነው የምንጠቀመው ነገር ነው ከዛ ደግሞ የምንከፈልበትም ነገር ነው። ስለዚህ በተሻለ አቅም በየተሻለ ጥራት ይዘን መስራት የምንችለውን ያህል በሙሉ አቅም መስራት አለብን ብዬ ነው የማስበው። እና ገናና አቅም ግን እንደሚታወቀው አንድ አንድ ስራ ለመስራት ያለንን አቅም ለመጠቀም ራሳችንን ማሳደግ ምን ማድረግ እንደምንችል በዛ ስራ ዙሪያ ምን ማድረግ ምን ማድረግ እንደምንችል ማወቅ መረዳት ይጠይቃል ብዬ ነው የማስበው። ራስን ማወቅ ያስፈልጋል አቅምህን መረዳት ያስፈልጋል ማድረግ የምንችላቸውን ነገሮች ማየት ያስፈልጋል። ከዛ ደግሞ ስራውን በተሻለ በመጨረሻው አቅም ለመስራት ደግሞ የመጨረሻ አቅምህን ለመጠቀም ማድረግ የምትችላቸውን ነገሮች ማየት እድሎችን ማየት። ማግኘት የምትችላቸውን ሰዎች ማግኘት ማግኘት ወይ ደግሞ ማግኘት ማገናኘት ከምትችለው ነገር ጋር ስራውን ማገናኘት በጣም ጠቃሚ ነገር ነው ብዬ አስባለሁ። ይሄን ለማድረግ ከዛ ደግሞ ጥራት ያለው ስራ በአንዴ የሚመጣ ነገር አይደለም። በየጊዜው ራሳችንን በማሳደግ ለለውጥ ራሳችንን ዝግጁ በማድረግ የምናሳድገው ነገር ነው ብዬ አስባለሁ። እና ያን ያን ሳይ ከጊዜ ወደ ሂደት ደግሞ ከጊዜ በኋላ ደግሞ ራሳችንን ጥራቱን የጠበቀ ስራ የመስራቱ አቅም ያለን ሰዎችን እናድርጋለን ጥቅሙን ለራሳችን ጭምር ነው። በጣም ለጥራቱ በተጠነቀቀን ቁጥር ለምን ስራ በተጠነቀቅን ቁጥር። ራሳችንን ነው የምናድግበት ያ ስራ ራሳችንን ነው የምናድግበት ምክንያቱም ሰዎች የማገናኘት እድል ሊኖረው ይችላል። ከብዙ አዳዲስ ልምምዶች ወይም ደግሞ ከብዙ አዳዲስ እቅዶች ጋር ራሳችን ማገናኘት ሊሆን ይችላል። እና ሀሳቡ ያ ደግሞ ለእኛ ነው ጥቅሙ ዞሮ ዞሮና ራስን ለማሳደግም ጭምር ለስራውም ደግሞ ተጨማሪ አቅም ለመፍጠር በተቻለ መጠን ጥራት ያለው ስራ ለማቅረብ። መሞከር ያስፈልጋል ብዬ አስባለሁ እኔ ደግሞ በተሻለኝ እንዳልኩት የምችለው ሁሉ ለማደግ ነው የምጠረው ትክክለኛውም ነገር እሱ ነው ብዬ ነው የማምነው። እንዳልኩት ደግሞ ጥቅሙ ለራስም ጭምር ስለሆነ ስራ ላይ ዳተኝነት አያስፈልግም ወደ ኋላ ማለት አያስፈልግም። የሚቻለውን ሁሉ ተደርጎ ጥራት ያለው ስራ መስራቱ ይበጃል ብዬ አምናለሁ። መስራቱ ካልቀረ ጊዜ መስጠታችን ካልቀረ እሱ ነው የተሻለው አማራጭ።

አለቃ ጋ ያለ ግንኙነት እንዴት ነው? አለቃዬ እንደ ጓደኛዬ ነው። ከቅርብ አለቃዬ ጋ በጣም አሪፍ የሚባል ግንኙነት ነው ያለን። እንደውም መጀመሪያ አከባቢ አሁን አዉቃለው የተለየ ሰው ይመስለኝ ነበረ የተለየ ስል የሚያስፈራ የማይቀረብ አይነት ሰው ይመስለኝ ነበረ ትንሽ ኮስታራ ነገር ነው ሲያወራ የነበረው ከዛም አልፎ ደግሞ በጣም ጥቂት ቃላቶችን ነበር የሚናገረው እና እንደገና ደግሞ ከስራ ውጪ በምንገናኝበት ሰዓታት ለምሳሌ ወይ ሻይ ከጠጣን በእረፍት ሰዓት ወይ እንደ አጋጣሚ ውጪ ከተገናኘን ምናምን ምንም የተለየ ንግግር አናደርግም ነበረ። ከዛ በቃ ቀጥተኛ ስለ ስራ ጉዳይ እናወራለን። ያለው ነገር አዞኝ ይሄዳል ወይ ተናግሮኝ ይሄዳል ስብሰባ ላይ ከሆነን ደግሞ ሀሳቡን ይናገራል እኔ የምናገረው ነገር ካለ ደግሞ ያደምጠኛል ከዛ ውጪ ግን ምንም አይነት ማለት ከስራ ውጪ ለሆነ ወሬ ክፍት አይነት ሰው አልነበረም እና እንዴት ነው እኔም የተለየ ሀሳብ ኖሮኝ ሳይሆን ግን እንዴት ያደርጋል ስለ ስራ የምታወራውን ነገር ቀላል እንዲሆን ያደርገዋል ለምሳሌ ስለ ስራ እያወራ በመሃል የሆነ ሰው ቀልድ ብያወራና አብረን ብንስቅ ወይ እሱ የሆነ ቀልድ ብነግረን ወይ እኔ ብቀልድና እሱ ብስቅ ምናምን አንቺንም ቀላል ይሆናል ለ ለስራ የምናወራው የምናወራበት መንገድ ሁላ እንትን ያደርገዋል። ተጽኖ ይፈጥርበታል ቀለል ብሎ እንድናወራ ከእሱ ጋ ማውራት ከአለቃ ጋ አለቃ ሲባል የሚፈራው የማይቀረበው አይነት ያለው ምስል እንዲቀየር ያደርገው ነበር ብዬ አስባለው እና እሱ እሱ ቦኋላ ነው የመጣው ይሄ ቀልድ ማውራቱ ቀለል ብሎ የምናገረው ምናምን ቦኋላ ነው የመጣው እና ቀስ በቀስ እየተቀራረብን እየተላማመድን እየተላመድን ስንመጣ ግን ካሰብኩት እጅግ በጣም የተለየ ሰው ሆኖ ነው ያገኘሁት። ለማውራት በጣም ቀላል ምንም ምንም የሚታፈር ሰው ያልሆነ ሆኖ ነው ያገኘሁት እና አሁን ላይ ግን ከ አለቃ አና ከሰራተኛ ቀረብ ያለ የጓደኛ ያህል ግንኙነት ነው ያለን። ከስራ ውጪ ባሉ ጉዳዮች ላይ እናወራለን ስለ ሀሳቦች እናወራለን። ስለ ህይወት ሀሳቡና ፍላጎቱ በተወሰነ መልኩ እናወራለን። እኔም በተመሳሳይ ያለኝን ነገር አጋራዋለው እና በየጓደኝነት ያህል ግንኙነት እንዲኖረን አድርጋ አድርጓል እንዳልኩት ግን መጀመሪያ አከባቢ እፈራው ነበረ። መፍራት ሲባል ይሄ አለቃ ሲባል የምፈራው አይነት ነገር ሳይሆን በቃ እንደ ሰው የሆነ አሁን ያለውን አይነት ፍቅር ለሚያወራውን ማንነት ያለው አይነት ሰው አልመሰለኝም ነበረ እና በጣም ኮስታራ ነበረ በጣም ትውስቱን ቃላት ነበር የሚናገረው ቃላቶቹ ደግሞ የሆነ ጠንከር የሚሉ ቃላቶች ናቸው። ምናምን እና አንዴት ነው የሰው ምናምን ያልነበረ እኔ በራሱ ደግሞ በተፈጥሮ ገፋ አድርጌ መናገር የምችል አይነት ሰው አይደለዉም ማለት ሰው ከቀረበኝ ብቻ ነው ሊቀርብ የምችለው እንጂ የሆነ ተጨማሪ ጥረት አድርጌ ከሰዎች ጋር የማውራት ልምድ ብዙ የለኝም እና እሱ እሱን ሳስብ ላስባለኝ ነገር ነበረ እንደዛም ሆኖ ግን ቀስ በቀስ በጊዜ ሂደት እየተላመድን አሁን ላይ ጥሩ የሚባል የጓደኝነት እና የአለቃነት ጊዜን ያለን የስራም በጣም መለፍ በዛ መንገድ መቀራረባችን ስራችንን ጎድቶታል ብዬ አላስብም ይልቁንስ ይበልጥ እንድናወራ ይበልጥ ከስራ ውጪ መሆንን ስራ ስራ ብቻ ነው ወይም ደግሞ ስራችንን ትኩረት አድርገን አንድሰራ እንድናወራ እንድንሰራ እድርጎኛል ብዬ ነው የማስበው።

ጠዋት ምን ትበላለህ? የጠዋት ምግብ እንደሚታወቀው በተቻለ መጠን ቀለል እንዲል ነው የሚፈለገው የሚፈለገው ሲባል ሰው የሚወደው ምናምን ብቻ ሳይሆን። ጠዋት ነው ወደ ስራ ወደ ስራ መመለስ አለብህ ራስህን ለቀኑ ማዘጋጀት አለብህና ጊዜም አይኖርህም። ማለት በጣም የተዋጣለት የሚባል በየአይነት አይነት ምግቦችን ለመብላት ብዙ አይነት ያላቸው ምግቦች ለምሳ እንደምንበላቸው ለራት እንደምንበላቸው አይነት ምግቦችን ለማዘጋጀት ጠዋት ላይ ጊዜው ራሱ የለምና ጊዜም ስለማይኖር ቀለል ያሉ ቁርሶችን ወይም ቀለል ያሉ ምግቦችን ሰው ይመርጣል ለጠዋት እና እኔም እንደ አብዛኛው ሰው ጠዋት ላይ ቀለል ያለ ቀለል ያለ ምገብ መብላት ነው ማዘወትረው። ይሄም ማለት ፍርፍር እንጃራ ሊሆን ይችላል ቂጣ ፍርፍር ሊሆን ይችላል ወይ ዳቦ ፍርፍር ሊሆን ይችላል ከዛ አለፍ ሲል ደግሞ የሆነ ባንኪክ ነገር ሰርቼ ከወተት ጋር ወይም ከሻይ ጋር ከቡና ጋር አብሬ ልጠጣው እችላለሁና እሱን እወዳለሁ። በአብዛኛው ግን እኔ የምበላው ፓስታና መኮረኒ ሩዝም በጣም ነው የምወደው እና እነዛን እነዛን ነገሮች ለመብላት እሞክራለሁ ከዛ ባለፈ ግን ጠዋት ውጪ መብላት ብዙ አለመድኩም አይመቸኝም። ለምን እንደሆነ ምናልባት ከስራ ጋር የተያያዘ ነገር ሊሆን ይችላል። ከቤት ወጥቼ ስራዬን ስራ ቦታ እስከምደርስ ድረስ ያለውን ሰዓት ሳየው በመሃል ምንም ፋታ የለውም። ሻይ ለመጠጣትም ውጪ ምግብ ለመብላትም ምንም አይነት ጊዜ የለኝምና ምናልባት እኛን ታሳቢ ስለማደርግ ይሆናል ቁርስ ላይ ውጪ መብራት የማላዘወትረው። ግን እስከሆነ ጊዜ ድረስ ግን በቃ ለመድኩትና የሆነ የማይደረግ አይነት ነገር እየመሰለኝ መጥቷል አሁን ላይ ቁርስ በቃ ውጪ የማይበላ አይነት አድርጌ ነው የያዝኩት እና ከዚህ ከዚህ አንፃር ሊሆን ይችላል። ብዙ ጊዜ ከቤት ከመውጣቴ በፊት ቁርስ በስነ ስርዓት መብላቴን አረጋግጣለሁ እንደገና ደግሞ በተቻለ መጠን ደግሞ ትላንት የበላሁትን ቁርስ ዛሬ ላለመድገም ነው የምሞክረው። ምክንያቱም ይሰለቸኛል በቃ አንድ ጊዜ የበላሁት ምግብ ድጋሚ በነጋታው ለመብላት በጣም ስለሚሰለቸኝ እና መተው ስለምፈልግ አልደግምም ላለመድገም እሞክራለሁ። ብደግመዉም ምንም የማይሰለቸኝ ምግብ ቢኖር ግን እንጀራ ፍርፍር እና ፓስታ ናቸው። ፓስታ ምንም ያህል ብበላ ቀን ሙሉ ብበላ ሊሰለቸኝ የማይችል የምግብ አይነት ነው በየትኛውም ሁኔታ ማለት ነው። ጠዋትም ሊሆን ይችላል ለቁርስ ለምሳ ሰዓትም ሊሆን ይችላል ለ እራትም ሊሆን ይችላል ፍጹም አይሰለቸኝም ልበላ ሁሌ የምወደው ምግብ ቢኖር ፓስታ ነው። እና እሱ እሱ ነገር አለ ከዚህ ባለፈ ግን ሩዝ እወዳለ እሩዝ ደግሞ እንደሚታወቀው ለማብሰል ትንሽ ጊዜ የሚወስድለት አይነት የምግብ አይነት ነውና። በተቻለኝ መጠን በተለይ ለጠዋት ከሆነ ከማንኛውም ጊዜ ከምነሳበት ሰዓት እጅግ በጣም በፍጥነት የምነሳው እና ይሄ ለምን ይጠቅመኛል በጊዜ እንዲሰራልኝ ምግቡ በጊዜም እንዲደርስልኝ ለማሳየት ስለሚያግዝ እሱን መብላት እወዳለሁ።